ሾርባ ትወዳለህ ወይ የሚለው ጥያቄ በጣም አስደማሚ ጥያቄ ነው? ምክንያቱም አንዳንድ ጊዜ ልወድ እችላለሁ አንዳንድ ጊዜ ደግሞ ልጠላው ስለምችል ማለት ነው። በተለምዶ ግን ሰዎች ሾርባን በጣም ይወዱታል። ስለዚህ አንዳንዱ ሊወደው ይችላል እኔ ደግሞ ላልወደውም እችላለሁ ብዬ መመለስ እፈልጋለሁ።

የወተት ተዋጽኦ ለጤና በጣም አስፈላጊ ስለሆነ መውደድ ብቻ ሳይሆን የቀን በቀን ምግቤም መጠጤም እሱ ነው። ምክንያቱ የወተት ተዋጽኦ ከተለያዩ ህመሞች ልታደጉ የሚችሉ ንጥረነገሮችን የያዘ ስለሆነ በጣም እወዳለሁ።

ብዙ መተግበሪያዎችን እጠቀማለሁ ለምሳሌ እንደ ፌስቡክ፣ እንደ ትዊተር፣ እንደ ቴሌግራም ያሉትን እጠቀማለሁ። አብዛኛው ሰው ግን የሚጠቀመው እና ሰዎች ጋር የሚላላክበት ዋትሳብ ነው። ዋትሳብ በጣም ጥሩ እና ፕራይቬሲ የሆነ አፕሊኬሽን ነው።

በገበያ ዋጋ መደራደር እችላለሁ በጣም እችላለሁ ምክንያቱም እናቴ በገበያ ውስጥ እየወሰደች እንዴት መደራደር እንደምችል ስላስረዳችኝ እኔ ደግሞ ዋጋ ለመቀነስ ይሁን ለመጨመር ዋጋ መደራደርን በጣም እችላለሁ። ማለት ነው

የዝናብ ውሃ መሰብሰብ እወዳለሁ ሁልጊዜ ዝናብ ሲመጻ ውሃን በተለያዩ ጎማዎችን በማስቀመጥ መሰብሰብ እወዳለሁ ምክንያቱ የዝናብ ውሃ እጅግ ደስታን እኔን ይፈጥርልኛል። እና እኔም መሰብሰብ እወዳለሁ

ከስራ ሰዓት በኋላ ስራ መስራት አልወድም። ምክንያቱም ብዙ ድካምና ጭንቀት ስላለ እሱን ነገር ከስራ በኋላ እንዲራገፍልኝ እና እንዲጠፋልኝ እረፍት ማድረግን እሻለሁ። እሱ ለኔ ተመራጭ የሆነ አካሄድ ነው።

በስራ ጊዜ እረፍት አላደርግም ምክንያቱም በስራ ሰዓት አቋሜ ስራና ስራ ብቻ ነው። በስራ ውስጥ የተለያዩ ነገሮችን ማድረግ እወዳለሁ። ያልታዩ ጽሁፎችን አያለው የተለያዩ ዳሰሳችን እጽፋለሁ።

ሃይማኖታዊ ግብር አከብራለሁ። ምክንያቱም እኔ ከሰራሁበት አስር ፐርሰንቱ ለሃይማኖት ግብር አወላዋለሁ። ምክንያቱም ለአንዳንድ የሃይማኖት ማስኬጃ ስራ ማስኬጃ እንዲሆናቸው እሰጣለሁ።

ምን? አይነት ጫማ ትወርዳለህ የሚለው ጥያቄ እጅግ ደስ የሚል ነው። ጫማ ብዙ አይነትን አውቃለሁም እወዳለሁም ግን በተለየ ክፍት የሆነ ጫማ ለኔ ይመቸኛል። ምክንያቱም ንፋስ ማግኘትን በጣም ስለምወድና ስለምፈልግ ብቻ ነው።

ወደ ገበያ በሳምንት ሁሌቴ እሄዳለሁ። ረቡና ቅዳሜ ሁልግዜ ለገበያ እወጣለሁ ምክንያቱም በስራ ላይ ስለማሳልፍ። በተመችኝ ሰዓት ግን ወደ ገበያ ወጥቼ የሚያስፈልጉንን ነገሮችን ለመግዛት እሄዳለው።

ስልኬ በቀን ውስጥ አንድ ጊዜ ቻርጅ አደርገዋለሁ ወይ እሞላዋለሁ። ምክንያቱም ስልኬ ቶሎ ብሎ ስለማይጨርስና ብዙ ስለሚቆይ በቀን አንድ አንድ ጊዜ ካደረኩት ከበቂ በላይ ይመስለኛል። ስለዚህ አንድ ጊዜ ብቻ በሳምንት በቀን አንድ ጊዜ አደርጋለሁ።

የስራ ጊዜ ገደብን አስተካክላለሁ። ምክንያቱም ከስራዬ ውጪ ብዙ የማደርጋቸውን ነገሮች በፕሮግራማቸው እንዲሄዱልኝና እንዲሳኩልኝ ሁል ጊዜ የስራ ጊዜ ገደብ አደርጋለሁ። ስራዬም ስጨርስም ሌሎች ፕሮግራሞችን በሰአታቸው አከናውናቸዋለሁ

ወደ ገበያ እሮብና ቅዳሜ እሄዳለሁ። ምክንያቱም በአካባቢያችን ባለው ገበያ እነዚህ ቀናቶች በጣም ተመራጭና ብዙ ሰዎች ተሰብስቦ እቃ የሚገበያይባቸው ቀናቶች ስለሆነ ነው። ስለዚህ እሮብና ቅዳሜ ተመራጭ ነው።

የምወዳቸው ቁጥሮች ሁለት እና ከዚያ በላይ ስለሆኑ አንድ መጥራት አልችልም ሰባት ቁጥር በተለየ ሁኔታ እወደዋለሁ። ከዚያም አልፎ ሶስት ቁጥር በጣም እወዳለሁ። ይህ በህይወቴ ውስጥ ተያያዥ ስለሆነና ወሳኝ ቀናቶችን ስለያዘልኝ ነው።

ቡና ወይስ ሻይ ትመርጣለህ የሚለው ጥያቄ እጅግ አወዛጋቢ ነው። ምክንያቱም ሁለቱንም ስለምወድ ነው። በተለይ ካልከኝን ግን ቡና በጣም እወደዋለሁ። ቡና ማለት ለኔ በጣም የሚያነቃቃኝ ንጥረነገር የያዘ መጠጥ ስለሆነ ነው።

ሌሎችን ማስተማር እችላለሁ ምክንያቱ ከእኔ በታች ያሉ ሰዎችን እኔ ጋር እንዲደርሱ በትምህርት በጣም ላንጻቸው እፈልጋለሁ። ምክንያቱም እነዚያ ሰዎች ተምረው እኔ ያለሁበት ደረጃ እንዲደርሱ የማስቻል መብቴ ብቻ ሳይሆን ግዴታዬ ነው።

ስራ ውስጥ የተለያዩ ጥቅማ ጥቅሞች አሉኝ። ለምሳሌ ያክል የህክምና አገልግሎት እንዳገኝ በስራዬ በኩል ጥቅማ ጥቅም ያሰጡኛል። ሌሎችም ለኔ የሚያስፈልጉኝ ነገሮች እንዲሟሉልኝ ጥቅማ ጥቅሙን በወር ሁለት ጊዜ ይሰጡኛል። ይህም ደስ የሚያሰኝ ነው።

የቤቴ ጣሪያ ከእንጨት የተሰራ ነው። ምክንያቱም ቤታችን በእንጨት የተሰራ ስለሆነ ከላይ ከጣሪያውም በእንጨት ተደርጎ የተሰራ ነው። ይህ አሰራር የተለመደ ባይሆንም እኛ አካባቢ ግን እንደዚህ ማድረግ ይወዳሉ።

በስራዬ ላይ ብዙ ተግዳሮቶችን ያጋጥሙኛል አንዳንድ ጊዜ ከአለቃዬ ጋር አለመስማማትን ያስከትላል። ምክንያቱም አለቃዬ ብዙ ጊዜ ቶሎ ብሎ ይናደዳል። ምን እንደሆነ ባላቅም በኩርፊያ እና በመጥፎ ስሜት ሲሆን እኔ ተግዳሮት እንዳለው ይሰማኛል።

ስራዎችን በቅደም ተከተል ማስቀመጥ እወዳለሁ። ምክንያቱም ዝብርቅርቅ ያሉ ነገሮችን ኋላ በጣም ስለሚያናድዱ። እኔ ደግሞ በተቻለኝ አቅም ስራዎቼን ቅድም ተከል ተከተል እንዲሆኑ እሰራለሁ ብቻ ሳይሆን እንዲደረጉም የተቻለኝ ሁኔታ አመቻቻለሁ።

ብዙ ጊዜ መዋቢያ አልጠቀምም ምክንያቱም መዋቢያ መጠቀም ለተለያዩ ነገሮችን ሊያደርስህ ይችላል ቁርበቶችህ ያልተለመዱ ነገሮች ሲነካቸው ለአላስፈላጊ ነገሮች ህመም ሊያጋጥምህ ይችላል። ስለዚህ መዋቢያ አልጠቀምም

ልዩ ችሎታዬ መጻፍና ግጥም መግጠም ነው። እነዚህ ነገሮች ለኔ ለየት ያሉ ችሎታዎቼ ናቸው። ስለዚህ ሁልጊዜ ቅዳሜና እሁድ ሲሆን መጽሐፍና ግጥም መግጠም እወዳለሁ። እነዚህ የተለዩ ችሮታዎች ሆነው ይታዩኛል።

የምወደው መጽሐፍ ሂሳብ ነው ምክንያቱም ሂሳብ ትምህርትን በጣም ስለምወደው የሂሳብ መጽሐፍን እወዳለሁ። እነዚያ መጽሐፎችን የማገኝበት ቦታ ሄጄ መግዛት አዘወትራለሁ ይህ ለኔ የምወደው መጽሐፍ ነው

አንዳንድ ጊዜ ወደ ስራ ስሄድ የህዝብ ማመላለሻን እጠቀማለሁ። እጅግ በጣም ደስ የሚለኝ ጊዜ ቢኖርም አንዳንዴ ጊዜ ግን እነዛ የህዝብ ማማላለሻዎች በጣም ስለሚዘገዩ እኔ ሰዎች እንዲጠቀምባቸው አልመርጥም።

ብዙ ጊዜ የስራ ግምገማ ይደረግልኛል ምክንያቱም አንዳንድ ጊዜ ከስራ ውጪ የማሳልፋቸው ጊዜዎችን እነሱ እንደሌላ ስለሚቆጥሩት ግምገማ ያደርጉልኛል። እናም ሁልጊዜ ከስራ ውጪ ብሆንም ዲሲፕሊን እንደሆን ሁል ጊዜ ምክር ይሰጡኛል።

መስታወት ብዙ ጊዜ ማየት አልወድም። አንዳንድ ጊዜ ግን እጠቀማለሁ። በወር ሁለት ጊዜ ወይም ሶስት ጊዜ መስታወትን አያለሁ፤ እንጂ እንደሌሎች ሰዎች ቀን በቀን መስታወት ማየት እኔ አልወደውም ብቻ ሳይሆን አልመርጠውም።

አትክልት ብዙ ጊዜ እወዳለሁ። ከአትክልት ሁሉም ደግሞ ሰላጣ እጅግ በጣም ይመቸኛል ሰላጣ ስበላ ሁልጊዜ ደስተኛ እሆናለሁ። አትክልት እንዲጠቀሙ አትክልት እንዲበሉ ሰዎችን መምከር እፈልጋለሁ።

ኮፍያ ማድረግ እጅግ በጣም እወዳለሁ ምክንያቱም ከፀሀይ እና ካልተፈለጉ ነገሮችን ስለሚታደግልኝ ኮፍያ ማድረግን እንደ አማራጭ ሳይሆን እንደ ግዴታ ሁልጊዜ እጠቀምበታለሁ። ስለዚህ ኮፊያ ለኔ እጅግ ተመራጭ ነው።

ስራዬ እጅግ በጣም አድካሚ ነው። ምክንያቱም ሁልጊዜ የማሳልፍባቸው ጊዜያቶች አብዛኞቹን በስራ ላይ ስለሆኑ ነው። በቀን ከአስር ሰዓት በላይ በዛ ስለምውል። እንደው ሁልጊዜ በስራ ጭንነቅ ስለሆንኩኝ እጅግ አድካሚ ነው።

በባህላችን ሰርግ ሁልጊዜ ጥር ወር ላይ ይካሄዳል። እናም የተለያዩ ሰዎች ከጫፍ እስከ ጫፍ ተሰብስበው በወንድም በሴቱም ያሉ ቤተሰቦች አንድ ላይ ተሰብስበው እጅግ ባማረ ሁኔታ በባህላችን በመተሳሰር ይከበራል።

የምሳ እረፍቴ ለሁለት ሰዓት ነው። ከቀኑ ስድስት ሰዓት ጀምሮ እስከ ስምንት ሰዓት በለው የምሳ እረፍቴ ነው። እናም ሁልጊዜ ከስራ ስወጣ ምሳዬን የምበላበት ሰዓት በዚህኛው ሰዓት ነው። ስለዚህ ሁለት ሰዓት የምሳረፍት ይኖረኛል።

የስራ ምግባር እጅግ በጣም አከብራለሁ። ምክንያቱም የስራ ምግባር ማክበር ላንተ አስፈላጊ እንደሆነ መታየት ይኖርበታል። ምክንያቱም ሰዎች በሙያ እንዲወዱህ የስራ ምግባርህም ማክበር ይኖርብሃል። ስለዚህ በጣም አከብራለሁ።

በቤቴ ልዩ የሆነ መቀመጫ አለኝ። ከስራ ስገባ በራሴ ክፍል ውስጥ ልዩ እየሆነ መቀመጫ አለኝ። እናም በዛ ሆኜ ለራሴ እረፍት ማድረግን እመርጣለሁ። ስለዚህ አዎ አለኝ።

ማሸለፍ አልችልም። እኔ በተለምዶ ማሸለፍን እንዴት እንደሆነ ራሱ ብዙም አይገባኝም። ስለዚህ እኔ ሰዎችን ጠይቄ በደንብ እንድረዳ እንጂ ማሸለፍን ብዙ እውቀት ስለሌለኝ አልችልም ብል ተመራጭ ይሆናል።

ማታ አካባቢ ሁለት ሰዓት ሲሆን መተኛትን እመርጣለሁ ምክንያቱም ቶሎ ወደ ስራ ተነስቼ እንድሄድ ሁለት ሰዓት ማታ ላይ መተኛት እጅግ የተለመደ ስራዬ ነው። ስለዚህ ሰዎችም በዚህ ሰዓት እንዲተኙ ምክሬን እለግሳለሁ።

ወደ ሱቅ ከምሄዴ በፊት ዝርዝሮችን እጽፋለሁ። ይህ መጽሐፌ ለተለያዩ ጊዜ ልረሳቸው የሚችሉት እቃዎችን በዛ ጽሁፍ ላይ እያየሁኝ እንድገዛ ይረደኛል። ስለዚህ ወደ ሱቅ ከመሄዴ በፊት ዝርዝሮቼን ጽፌ አስቀምጣለሁ።

ስለ ቤተሰቦቼ ምንም መረጃ መስጠት አልፈልግም ምክንያቱም ይህ ግድላዊ ሁኔታ ስለሆነ ስለቤተሰቦቼ መረጃ ማውጣት አልፈለገም። ሰዎችም ስለ ቤተሰባቸው በተለያየ ቦታ ዝም ብለው እንዲናገሩ አልመክራቸውም።

የደንበኛ እርካታን አሳውቃለሁ። ምክንያቱም እኔ በስራዬ ስሆን ደንበኛዬ ረክቷል ወይስ አልረካም የሚል ጥያቄ ከፊታቸው ማንበብ እችላለሁ። ምክንያቱም ደንበኛ ሲረካ እጅግ በጣም ደስ ስለሚለውና ስለሚወደው ነው።

በዚህኛው ስራ ለሁለት ሳምንት ሰርቻለሁ ምክንያቱም ሁለት ሳምንት ብዙ ባይሆንም እኔ ግን ለመስራት የወሰንኩበት ሰዓት ከሁለት ሳምንት በፊት ስለነበረ ብቻ ነው። እናም ከዚህ ብሃላ ብዙ ጊዜ መስራት እወዳለሁ እፈልጋለሁ።

ብዙ አይነት ሳምናዎችን እጠቀማለሁ። ለገላዬ መታጠቢያ ከሆነ ግን እንደ ላይፍ ቦይ አይነት ሰሙናዎችን እጠቀማለሁ እነዚህ ሰሙናዎች ሰዎች እንድጠቀምባቻው መምከር ብቻ ሳይሆን እነዛ አስፈላጊ የሆነ ሳሙናዎችን እንዲጠቀሙ ማገዝ እፈልጋለው።

መዋኘት እጅግ በጣም ያስፈራኛል። ምክንያቱም ወደ ውስጥ እንዳልገባ እፈራለሁ። እኔ የመዋኘት ችሎታዬን ለማሳደግ ቀን በቀን እየሞከርኩ ነው። ስለዚህ ሰዎች እኔን በመዋኘት ጊዜ እንድያግዙኝ በጣም እፈልጋለሁ።

በቤቴ ሶስት ዶሮ አሉኝ። እነዚህ ሶስት ዶሮዎችን በዓል ላርዳቸው እፈልጋለሁ። ምክንያቱም የዶሮ ወጥ እጅግ በጣም ደስ የሚልና ጣፋጭ ስለሆነ እኔ ለበአል ላርዳቸው እፈልገው

በስራዬ ውስጥ አስተያየት መቀበል እጅግ በጣም እወዳለሁ። አስተያየት ስትቀበል ከነበሩህ የስራ ችሎታዎች አንተ ያልታየህን ክፍተቶች ሰዎች አይተው ስለሚነግሩህ እነዛ ለኔ ጠቃሚ ናቸው ብዬ አስበለው።

በእንጨት እሳት ማብሰል አውቃለሁ። ምክንያቱም አንዳንድ ጊዜ መብራት ሲጠፋ በእንጨት እሳት ማብሰልን እለማመዳለሁ። ይህ የተለያዩ ሰዎች የሚጠቀሙበት አግባብ ነው። ስለዚህ ሰዎች ይህ ነገር መለማመድ አለባቸው ብዬ አስባለው።

በሳምንት ሶስት ቀን መጽሐፍ ማንበብ እወዳለሁ። ምክንያቱ መጽሐፍ ማንበብ ሙሉ ሰው ያደርጋል። ስለዚህ ሰዎች በሳምንት ከሁለትና ከሶስት ጊዜ በላይ እንዲያነቡ የራሴን ምክርን መስጠት እፈልጋለሁ። ስለዚህ ማንበብ ሙሉ ሰው ያደርጋል።

ቀትር ላይ አሳ መብላት እጅግ በጣም እወዳለሁ ምክንያቱም ከልጅነቴ ጀምሮ አሳ መብላት ስለምወድ በቀትር ላይ ሁልጊዜ አሳን መመገብ እመርጣለሁ። ይሄም ለኔ ደስተኛ ያደርገኛል። ሰዎችም እንዲመገቡ ሪከመንድ አደርጋቸዋለሁ።

በስራችን ውስጥ በጀት አስተዳድራለሁ አንዳንድ ጊዜ ለሰዎችም እንደ ደሞዝ ያሉ ነገሮችን በወር ውስጥ ለሁለት ጊዜ ወይም በሁለት ወር ውስጥ ለሶስት ጊዜ እሰጣለሁ። ይህ በጀት ማስተዳደር የለመድኩት ከአስራ አምስት አመት ጀምሮ ነው።

የምመኘው የእረፍት ጊዜ እሁድና እሁድ ነው ምክንያቱም በዚህ ጊዜ ሰዎች ሁሉም የሚደሰቱበትና የሚዝናኑበት ስለሆነ እኔም በዚህ ጊዜ መዝናናት እፈልጋለሁ። ስለዚህ እሁድ የእረፍት ጊዜየ የምመኘው ነው።

ስነጥበብ እጅግ በጣም እወዳለሁ። እንደ ግጥም ያሉ የስነ ጥበብ አውዶችን እወዳለሁ። ይሄም መውደድ ብቻ ሳይሆን እኔ ራሴም ግጥሜ እየጻፍኩኝ በስነ ጥበብ ውስጥ ተሳታፊ መሆንን እሻለሁ ማለት ነው። ስለዚህ ሰዎች ስነ ጥበብ እንዲወድ እመክራቸዋለሁ።

በፋህም ማብሰል አውቃለሁ አንዳንድ ጊዜ መብራት ሲጠፋ በፋህም ማብሰል እለማመዳለሁ። ይህ ድርጊት መብራት ሲጠፋ ብቻ ሳይሆን ሌላ ጊዜም ለመዝናናት ወጣ ሲል በፋሃም ማብሰል እጅግ በጣም ደስ ይለኛል። ሰዎችም እንደዚህ ማድረግ አለባቸው።

የሙዚቃ መሳሪያ መጫወት እችላለሁ። እንደ ክራር ያሉ እንደ ፒያኖ ያሉ የመሳሪያ ሙዚቃ በጣም እወዳለሁ እችላለሁም። ሰዎችም እነዚህ መሳሪያዎች ስለሚጫወቷቸው እኔ እጅግ በጣም እዝናናለሁ።

የሽያጭ ግቦች ብዙ አሉኝ ምክንያቱም አንዳንድ ጊዜ በስራችን የሚሸጡ ነገሮች ሲኖሩ ግብ እናስቀምጣለን እነዚህ ግቦችን ለመድረስ የተለያዩ መንገዶችን እንጠቀማለን። ብዙ ጊዜ በማህበራው ሚዲያ አማካኝነት የሽያጭ ግቦችን እናሳካለን።

ማብሰል እጅግ በጣም እችላለሁ። አንዳንድ ሰው ማብሰል የማይችል ቢኖርም እኔ ግን በተለያዩ ቀናቶች ልምምድ እያደረኩኝ እንዴት ማብሰል እንዳለብኝ ብዙ ጊዜ ተምሬያለሁ። ስለዚህ ሰዎች ራሳቸው ማብሰል እንዲችሉ መማር አለባቸው።

ቅሬታወችን አስተናግዳለሁ ይህም ሀሙስ ሀሙስ በሚሰጡ የቅሬታ ሳጥን ውስጥ በተጻፉ ጽሁፎችን እኔ ቅሬታዎችን አስተናግዳለሁ። ስለዚህ ቅሬታ ሳስተናግድ እጅግ በጣም ደስ ይለኛል። ምክንያቱም ሰዎች እሚወድት ነገር ሳደርግ ነው።

የክላውድ ማስቀመጫ እጠቀማለሁ ምክንያቱም ይህ የክላውድ ማከማጫ በኢንተርኔት አማካኝነት የሚቀመጥ የተለያዩ ፋይሎችን ስለሚይዝልኝ እኔም እነዛ ማከመቻዎችን እጠቀማለሁ። ሰዎች እነዚህን እንዲጠቀሙ ምክር መስጠት እፈልጋለሁ።

መተግበሪያዎችን አወርዳለሁ የተለያዩ መተግበሪያዎች ከፕሌይ ስቶር በማውረድ እጠቀማለሁ። ምክንያቱም ብዙ ጠቃሚ መተግበሪያዎች ስላሉ እነዛን እያወረድኩኝ ህይወት ቀላል እንዲሆንልኝ በተቻለኝ መጠን እሞክራለሁ ሰዎችም ከፕሌይ ስቶር እንዲያወርዱ ልመክራቸው እፈልጋለሁ።

የምወደው እንስሳ ድመት ነው። ምክንያቱም ከልጅነቴ ጀምሮ እናቴ ድመት ገዝታለኝ ስላሳደገችኝ ድመትን በተለየ ሁኔታ እወዳለሁ። እሷም በጣም ስለምትወደኝ ሰዎች ድመትን እንዲያሳድጉ ምክሬን እሰጣለሁ።

ልብስ በሳምንት ሁለት ጊዜ አጥባለሁ። ምክንያቱም በስራዬ እጅግ በጣም ጽዱና ውብ ሆኜ መታየት ስላለብኝ በሳምንት ሁለት ጊዜ ልብሶችን አጣጥባለሁ። ሰዎችም በሳምንት ከሁለት ጊዜ በላይ ልብሳቸውን እንዲያጥቡ መምከር እፈልጋለሁ።

የምወደው መክሰስ አሳ ነው። አሳ በቀትርና በመክሰስ መብላት እወዳለሁ። ምክንያቱም አሳ እጅግ ሀይል የሚሰጥና ደስ የሚያሰኝ የመክሰስ ምግብ ስለሆነ ነው። ስለዚህ ሰዎች አሳን ተመገቡ።

በመስመር ላይ ሙዚቃ ትሰማለህ ወይ የሚለው ጥያቄ? እጅግ ደስ ይላል። ምክንያቱም ሁል ጊዜ በመስመር ላይ ሙዚቃ መስማትን አዘወትራለሁ። በስራዬ ውስጥ ሆኜ በመስመር ላይ ሙዚቃ በተደጋጋሚእሰማለሁ። ሰዎችም እንደዚህ ማድረግ አለባቸው።

ከደንበኞቼ ጋር እገናኛለሁ፤ በአጋጣሚ እና አጋጣሚ በፈጠራቸው ሁኔታዎች በመንገድ ላይ ሊሆን ይችላል፣ በተለያዩ የገበያ ሰዓትም ሊሆን ይችላል እንገናኛለን ከደንበኛ ጋር ስትገናኝ ደስታ ይፈጥርብሃል ስለዚህ ከደንበኛ ጋር እገናኛለሁ።

ልብሶችን ነፃ ሲሆንና ክፍት ሲኖርባቸው እጅግ በጣም እወዳቸዋለሁ። እናም ክፍት የሆኑ ልብሶችን አዘወትራለሁ ስለዚህ ክፍት የሆኑ ልብሶችን እወዳለሁ ማለት ነው። እነዚያና አንዳንድ ደግሞ እንደ ሽራብ አይነትም እወዳቸዋለሁ።

በስራዬ ላይ በአመራር ሚና አለኝ። ምክንያቱም ስራ ከጀመርኩ ጀምሮ እስከ አሁን ድረስ ብዙ ጊዜ አመራር ሆኜ ሰርቻለሁ። በዚህም በስራዬ እጅግ በጣም ውጤታማና አስፈላጊ ሰው ነህ ተብዬ ተሸልሜ አውቃለሁ።

በመሬት ላይ መቀመጥ አይመቸኝም። ምክንያቱም በመሬት ላይ ስቀመጥ ምቾት አይሰማኝም። ሊሰማኝም አይችልም። ስለዚህ በመሬት ከምቀመጥ ሶፋ ላይ መቀመጥ እጂግ በጣም እወዳለሁ። ሰዎች በመሬት ላይ እንዳይቀመጡ ስል እመክራለሁ።

በብእር ወይም በእርሳስ መጻፍ እወዳለሁ። ምክንያቱም በስራዬ ከኮምፒውተር በዘለለ በብእር በማስታወሻ ላይ በመጻፍ የተለያዩ ጽሁፎችን አሰፍራለሁ። ስለዚህ በእርሳስ መጻፍ እጅግ በጣም እወዳለሁ።

ዜና በመስመር ላይ ታነባለህ የሚለው ጥያቄ? እጅግ አስፈላጊ ነው። እኔ በመስመር ላይ ዜና ማንበብ እወዳለሁ። በስራ ሆኜ የተለያዩ አዳዲስ ዜናዎችን እንዳያልፉኝ በመስመር አነባለሁ። ስለዚህ ይህ አስፈላጊ ነው።

እሳት ለማንደድ እጅግ ብዙ ዘዴዎችን እጠቀማለሁ። ለምሳሌ እንደ ክርቢት ያሉ ወሳኝ ነገር እሳት ለማንደድ እጠቀማለሁ። ቶሎ እንዲነድልኝም እንደ ጎማ አይነቶችን ቶሎ እንዲቀጣጥሉ የሚያደርጉ ነገሮችን። ስለዚህ ክርቢት እጅግ ወሰኝ ነው።

መንዳት እችላለሁ ከአስራ ስምንት አመቴ ጀምሮ መንጃ ፍቃድ አውጥቼ እነዳለሁ ስለዚህ በሳምንት ሁለት ጊዜ ወይም ሶስት ጊዜ መኪና እነዳለሁ። ይህ ለኔ የተለየ ደስታ ይሰጠኛል። መንዳት መቻል አለባቸው።

በተፈጥሮ ውስጥ መራመድ እጅግ በጣም እወዳለሁ። ምክንያቱም በተፈጥሮ መራመድ እጅግ ሀሴትን ደስታን ይሰጣል። ሰዎች ይህ ነገር ማድረግ ያስደስታቸዋል። በተፈጥሮ ውስጥ መራመድ እጅግ በጣም አስፈላጊና ደስ የሚያሰኝ ነው።

ማታ ሁለት ሰዓት አካባቢ እምገባለሁ ምክንያቱም ከመተኛቴ በፊት በሰአቴ እራት በልቼ መተኛት ስላለብኝ ሁለት ሰዓት ሲሆን እመገባለሁ። ይህም ጤነኛ የአመጋገብ ስርዓት እንዲኖረኝ ያስችለኛል ማለት ነው። ስለዚህ እኔ ሁለት ሰዓት እመገባለሁ።

በምንጣፍ ላይ እቀመጣለሁ ምክንያቱም እዛ መሬት ላይ ሆኜ ምንጣፍ ውስጥ ስቀመጥ እጅግ ደስ ይለኛል። ምንጣፍ ውስጥ መቀመጥ ሀሴትን ይፈጥርልኛል። ሰዎች ብዙ ጊዜ በምንጣፍ መቀመጥ ይወዳሉ። ይህ ደስ የሚል ነው።

የድርጅቱን ባህል እጅግ በጣም እወደዋለሁ። ምክንያቱን መከባበር መሰረት ያደረገ ባህል ስለሆነ የድርጅቱን ባህል እወደዋለሁ ብቻ ሳይሆን ደስም ይለኛል። ሁሉም እንደ ድርጅቱ ባህል አስፈላጊ መሆን ይኖርባቸዋል ብዬ አስባለሁ።

የጠዋት የእለት ተግባሬ እጅግ ግልጽ ነው። ቁርስ መብላት እና ልብሶች መቀያየር የጥዋት የእለት ተግባሬ ነው። ይህ የማደርገው ለስራዩ ባለኝ ዝግጁነት አንፃር ነው። ሰዎች ጠዋት ጠዋት ቁርስን ያዘወትራሉ ልብሶቻቸው በአግባቡ የሚያደርጉበት ጊዜ ነው።

ጓደኛዬ እጅግ በጣም የዋህና ሩህሩህ ነው። ስለዚህ ስለ ጓደኛዬ የምነግርህ ነገር ቢኖር። እጅግ ስለ ሰዎች የሚጨነቅና ደስ የሚል ፀባይ ያለው ተወዳጅ ሲሆን። ስለዚህ ሁሉም ሰው እንደ ጓደኛዬ ቢሆን አሪፍ ነበር።

ሁል ጊዜ አዲስ ነገር መማር እፈልጋለሁ። ስለዚህ ለሚሆንም ሰዓት ገደብ አስቀጣለሁ ምክንያቱም ሰዎች ስንባል ሁል ጊዜ አዲስ ነገር እንፈልጋለን። በቴክኖሎጂ ደረጃ ያልደረስናቸውን ነገሮች እንድንደርሳቸው ሁል ጊዜ አዲስ ነገር እመኛለሁ።

ስማርት ፎን እጠቀማለሁ ምክንያቱም ስማርት ፎን የተለያዩ መተግበሪያዎችን በማውረድ ህይወትህን ቀላል እንዲሆን ስለሚያደርጉልህ ይህ ስማርት ፎን አስፈላጊ ነው ብዬ አስባለሁ። ስለዚህ ሁሉም ሰው ስማርት ፎን መጠቀም አለበት።

ሰዎችን እራሴን ሳስተዋውቅ ቀለል አድርጌ ነው ነጻነት እንዲሰማቸውና ደስ እንዲላቸው እኔ ቀለል ያልክ ሰው እንደሆንኩኝ ላስረዳቸው እሞክራለሁ። ይህም እነርሱን ደስተኛ ለማድረግ የማደርገው ነገር ሲሆን እጅግ ደስ ይለኛል

እኔ እድለኛ አይደለሁም ብዬ አስባለሁ። ምክንያቱም ብዙ ጊዜ የእድል ነገር ሲያጋጥመኝ እኔ ሁል ጊዜ ኋላ እንጂ ከፊት አይደለሁም። እኔ እድል ብዙ ግዜ አይመቸኝም። ስለዚህ እድለኛ ነኝ ብዬ አላስብም።

በልጅነቴ ብዙ ጨዋታዎችን እወድ ነበር። ከዚህ ሁሉ ግን ሩጫ በጣም እወዳለሁ። እርስ በእርሳችን እየተጫወትን ስንቀዳደም የነበረው ጊዜ በጣም የምናፍቀው እና ደስ የሚለኝ ጊዜ ነበር። ስለዚህ ሩጫ በጣም እወዳለው።

ሹራብ መስፋት አልችልም። አንዳንድ ሰዎች በጣም መስፋት ቢችሉም እኔ ግን ሽራብ መስፋት አልችልም። ግን በሂደት መለማመድ እፈልጋለሁ። ይህ የሚያስተምረኝ ካገኘሁኝ እኔ መማር እፈልጋለሁ ብቻ ሳይሆን ደስ ይለኛል።

በቀን ሶስት ብርጭቆ ውሃ እጠጣለሁ። ውሃ በብዛት መጠቀም ጤንነት ነው። ስለዚህ ሰዎች በብዛት ውሃ እንዲጠቀሙ ምክር መለገስ ይፈልጋል። ውሃ ለጤናችን እጅግ አስፈላጊ ስለሆነ ሁላችን መጠቀም ይኖርብናል።

የምወደው ምግብ አሳ ነው። አሳ እጅግ በጣም ተወዳጅ ምግብ ነው። አሳ ተሰርቶ ሲበላ እጅግ ጣፋጭ የሆነ ጣዕም ይኖረዋል። ስለዚህ እኔ አሳ በጣም እወዳለሁ ሰዎችም መጋበዝ እወዳለሁ።

ቅመማ ቅመም የበዛበት ምግብ በጣም እወዳለሁ ምክንያቱም ቅመም የበዛበት ሲሆን በጣም ጣፋጭ ይሆናል። ጣዕም እንዲኖረው ስለሚያደርገው ሰዎች ቅመማ ቅመም የበዛበት ምግብ ሲጋብዙኝ እጅግ ደስታ ይሰማኛል። ስለዚህ ሰዎችን ቅመማ ቅመም የበዛበት ምግብ እንዲጋብዙኝ እፈልጋለው።

የድምጽ መልእክት ሁልጊዜ እልካለሁ። በስራ አጋጣሚ ሊሆን ይችላል ለቤተሰብ ሊሆን ይችላል ለእህቴ ለወንድሜ የድምጽ መልእክት እተውላቸዋለሁ። ይህ በህይወቴ የእለት ተእለት ስራዬ ስለሆነ የድምጽ መልእክት መላክ እወዳለሁ።

የስራ ልብስ ሁል ጊዜ ከሰኞ እስከ ቅዳሜ እለብሳለሁ ምክንያቱም በስራ ስገኝ የስራ ልብስ መልበስ ግዴታ ስለአለብኝ ያ የስራ ልብስ እለብሰዋልሁ ይህ ካላደረኩ ቅጣት ስለሚኖረኝ ብቻ። ይህን ልብስ ለማድረግ እገደዳልሁ።

የስራ ምኞቶችህ ምንድን ናቸው የሚል ጥያቄ እንጂ ወሳኝና ደስ የሚል ጥያቄ ነው። ስራ ላይ ብዙ የሚመኛቸው ነገሮች አሉ። ባለሁበት ስራ እጅግ ስኬታማና ውጤታማ ሆኜ የተለያዩ ሰዎችን ማስደሰት እፈልጋለሁ። ስለዚህ በስራዬ ውጤታማ መሆን ምኞቴ ነው።

የምወደው መጠጥ ቢራ ነው። ከቢራም ከስትል የሚባል ቢራ እጅግ በጣም እወደዋለሁ። ምክንያቱም ይህ መጠጥ ከተለያዩ ነገሮች የጸዳ እና እጅግ አስፈላጊ ንጥራ ነገሮችን የያዘ ስለሆነ ሰዎች ይሄን መጠጥ እጅግ በጣም ይወዱታል።

ዋይፋይ ሁል ጊዜ እጠቀማለሁ በስራ ሰዓት ሊሆን ይችላል። የስራችን ዋይፋይ በመጠቀም የተለያዩ የኢንተርኔት ውጤቶችን እና አንዳንድ መተግበሪያዎችን ለማውረድ እጠቀምበታለሁ። ዋይፋይ ብዙ ጊዜ እጠቀማለሁ።

ብዙ ጊዜ የጎረቤቴን ድምጽ እሰማለሁ ይህ ድምጽ በጣም እሚረብሽ ድምጽ ነው። ስለዚህ ሁልጊዜ የጎረቤቴን ድምጽ ላለመስማት ስል ብዙ ጊዜ አምሽቼ እገባለሁ። ይህ ጭቅጭቅና ሌሎች ድምፆችን መስማት አልፈልግም ስለሆነ ነው።

ከቤት ይልቅ በውጭ መሆን እመርጣለሁ። ይህ ደስታ ይሰማኛል ምክንያቱም በውጭ ሲሆን ከብዙ ሰዎች ስለምገናኝ ይህ ከሰው ጋር መገናኘት እኔ ደስታ እንዲፈጥርብኝ ምክንያት ስለሚሆነኝ። ከቤት ይልቅ ውጭ መሆንን እጅግ በጣም እወዳለሁ።

ከስራ ባለረቦቼ ጋር እጅግ በጣም ደስ የሚል ግንኙነት አለኝ። ምክንያቱም እኔ በስራዬ እጅግ ተግባቢና ተጫዋች ስለሆንኩኝ ከሰዎች ጋር በደንብ ለመተዋወቅና ጥሩ ግንኙነት ለማድረግ ለኔ እጅግ በጣም ቀላል ነው።

ሰዎች በአይን መመልከት እወዳለሁ ምክንያቱም አይናቸውን ሳያቸው እጅግ ደስ የሚል ስሜት ይሰማኛል። አንዳንድ ጊዜ ሴቶች ብቻ ሳይሆን ወንዶችም በአይን መመልከት እወዳለሁ። ይህ ለኔ ደስታ ይሰጠኛል።

ኮምፒውተር መጠቀም እጅግ በጣም እችላለሁ። ሰዎች ኮምፒውተር እንዲጠቀሙ ምክሬን መለገስ እፈልጋለሁ ምክንያቱም በዚህ የቴክኖሎጂ ዘመን ኮምፒውተር መጠቀም ግዴታ ስለሆነ ነው። ሰዎች ኮምፒውተር እንዲጠቀሙ ልረዳቸው እፈልጋለሁ።

መብራት ሲቆራረጥ የተለያዩ አማራጮችን እጠቀማለሁ እንደ ሶላር ያሉ እንደ ጀነሬተር በመጠቀም በቀላሉ መብራት ላገኝበት የምችል ሌላ ሁኔታ እፈጥራለሁ። ስለዚህ መብራት ሲቆራረጥ ሶላር በብዛት እጠቀማለሁ።

የጨረቃ ብርሃን እጅግ በጣም ይመስጠኛል ለዝህም ማታ ማታ የጨረቃ ብርሃን ማየትን እመርጣለሁ ምክንያቱም በጣም ሀሴት እና ደሲታ ስለሚፈጥርልኝ ነው። ሰዎች የጨረቃ ብርሃንን እንዲያዩ ልመክራቸው እፈልጋለው። ይህ ደስታን ይፈጥራል።

የሞባይል ዳታ ሁል ጊዜ እጠቀማለው ምክንያቱም ኢንተርኔት ለማግኘት የሞባይል ዳታ እጅግ አስፈላጊ ነው። ስለዚህ ሰዎች ብዙ ጊዜ የሞባይል ዳታ ይጠቀማሉ። ይህ ወሳኝ ስለሆነ ብቻ ነው።

በትምህርት ቤት ውስጥ የምወደው የትምህርት አይነት ሂሳብ ነው። ሂሳብ ከሁሉም የትምህርት አይነቶች በተለየ እወደዋለሁ። ሁልጊዜ ሂሳብን መማር እፈልግ ነበር። ይህ ስሜት በእኔ ብቻ ሳይሆን በብዙ ሰዎች የሚንጸባረቅ ስሜት ነው።

ሁልጊዜ ጠዋት ጠዋት ዳቦ እመገባለሁ ዳቦ ጥዋት ጥዋት ስመገብ በጣም ደስ ይለኛል። ሰዎች ዳቦ ጥዋት ጥዋት ብቻ እንዲመገቡ መምከር እፈልጋለሁ። ይህ ለጤናችን እጅግ አስፈላጊ ነው።

በመንገድ ላይ ምግብ መግዛት አልወድም። ምክንያቱም መንገድ ላይ የሚሰሩ ምግቦች ንጽህናቸው የተጠበቀ አይደለም። ስለዚህ ጤናህን ለመጠበቅ ሲባል መንገድ ላይ የሚገዙትን አንዳንድ ምግቦች እኛ ልንገዛቸው አይገባም።

ፎቶዎቼን በፍሬም አስቀምጣለሁ ይህ ለመስታወሻ እንዲሆነኝ የተንሳዎቹን ፎቶ ሁልጊዜ በፍሬም አድርጌ ማስቀምጥ እወዳለሁ። በውጭ ስኖር እና ወደ ቤት ስገባ የተለያየ ስሜት እንዲኖረኝ ያደርገኛል።

በቀን ውስጥ ከአምስት በላይ ኢሜሎችን እልካለሁ። ይህ በስራ አጋጣሚ የምላላካቸው ኢሜሮች ብዛታቸው ከአምስት በላይ ነው። ስለዚህ ሁልጊዜ ኢሜልን እልካለሁ ይህ የሆነበት ምክንያት እጅግ አስፈላጊ ነው።

ውሳኔ መስጠት እችላለሁ ይህም በተለያዩ የስራ አጋጣሚዎች ያከበትኩት ልምድ ነው። ውሳኔ ለመስጠት ቆራጥ መሆን ይኖርብሃል። ውሳኔ ቶሎ የሚሰጥ ሰው ደስ ይለኛል። ምክንያቱም ይህ በስራ ስትሆን የተለመደ ነገር ነው።

የስራ አስራሮችን እከተላለሁ ምክንያቱም የስራ አስራሮች ካልተከተልኩኝ ከስራዬ ልባረር እችላለሁ። ይህ የስነ ምግባር ደረጃ ነው። ሰዎች በስራቸው ውስጥ ያሉ አሰራሮችና መብቶች ማወቅ ግድ ነው።

ወተት እጠጣለው ምክንያቱም ወተት እጅግ በጣም ሀይል ሰጪ ንጥረ ነገር ስላለው ወተት እጠጣለሁ ሰዎችም ወተት እንዲጠጡ መምከርና በተለያዩ ሁኔታ ማገዝ እወዳለው። ይህ ትክክለኛ ነገር ነው።

በእጅ መጻፍ እጅግ እወዳለሁ ምክንያቱም በእጄ ስጽፍ ደስታ ይሰማኛል እጄ ሁልጊዜ እንዲፈታታ በእጅ መጻፍን እደግፋለሁ፤ ስለዚህ ሰዎች ከኮምፒውተር ባሻገር በእጅ መጻፍ መውደድ አለባቸው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? የሚለው ጥያቄ እጅግ ወሳኝና ደስ የሚያሰኝ ጥያቄ ነው። ወደ መናፈሻ በሳምንት ሁለቴ እሄዳለሁ። ይህ የሆነበት ምክንያትም ከስራ ስመለስ ሁልጊዜ እንድፍታታ ስለምፈልግ ነው።

በዚህ ቅዳሜና እሁድ ብዙ ነገር አደርጋለሁ። መዝናናት አንዳንድ ጌሞችን መጫወት ከስራ ያስቀራኋቸው አንዳንድ ጽሁፎችንም እዚህ እቤት ሆኜ ልጽፋቸው እገደዳለሁ። ቅዳሜ እና እሁድ ብዙ ስራዎችን በመስራት አሳልፋለሁ።

ባህላዊ ልብስ ሁልጊዜ እለብሳለሁ። ምክንያቱም ይህ ባህላዊ ልብስ ሰዎች እኛ ጋር ያለህን ውበት ስለሚያንፀባርቅላቸው ይወዱታል። ስለዚህ ባህላዊ ልብስ መልበስ እጅግ በጣም ደስተኛ ያደርገኛል።

በቡድን መስራት እጅግ በጣም እወዳለሁ። ምክንያቱም በቡድን ስትሰራ ነገሮችን ቀለል ያደርግልሃል። ሰዎች አንተን የማታውቀውን ሊያግዙህ ስለሚችሉ በቡድን ስትሰራ እጅግ ውጤታማ ትሆናለህ። በቡድን መስራት ተወዳጅ ነው።

ለስለስ ያሉ ሙዚቃ እወዳለሁ በተለይ በዘጠናዎቹ አካባቢ የተዘፈኑ ሙዚቃዎችን ለኔ ደስታ ይፈጥሩልኛል። እነዚህ ሙዚቃዎችን ቀን በቀን እሰማቸዋለሁ ሰዎችም እነዚህ ሙዚቃዎችን ከመተግበሪያ እያወረዱ እንዲሰሙ ይመክራሁ

መዝገቦችን አስቀምጣለሁ ምክንያቱ መዝገቦች ማስቀመጥ እጅግ አስፈላጊ ነው። በተለያዩ ሰዓት የሚያስፈልጉህን መዝገቦችን በቀላሉ ለማግኘት መዝገቦችን በአግባቡ ማስቀመጥ ግድ ይላል። ሰዎች መዝገቦች በአግባቡ እንዲያስቀምጡ ምክር መምከር እፈልጋለሁ።

ላፕቶፕ አለህ የሚለው ጥያቄ እጅግ ወሳኝ ነው፣ ስለዚህ ላፕቶፕ አለኝ። ምክንያቱም ላፕቶፕ ብዙ ነገር እንዲያቀልልህ ሊያግዝህ ይችላል። ላፕቶፕ በተለያየ አጋጣሚ ለስራ እጠቀምበታለሁ፤ ስለዚህ ይህ አስፈላጊ ነው።

ኮኮቦችን መመልከት እጅግ በጣም ደስታን ይፈጥርልኛል ሰዎች ኮኮብ ሲመለከቱ ልዩ የሆነ ስሜት ይፈጥርባቸዋል። እኔም ከነዛ አንዱ ነኝ። ምክንያቱ ኮኮብ ማየት ከልጅነቴ ጀምሬ እያየሁት ያደኩት ስለሆነ ነው።

ለቤተሰባችን ብዙ አይነት በዓላትን እናከብራለን ለምሳሌ እንደ ጥምቀት ልደት እና ትንሳኤ ያለው በዓላቶችን ከቤተሰብ ጋር ተሰብስበን እናከብራለን። እነዚህ በዓላቶች በብዙ ሰዎች ዘንድ የሚከበሩ ናቸው። ስለዚህ ከቤተሰብ ጋር በዓል ማክበር አስፈላጊ ነው።

ቤቴ በሳምንት ለሶስት ጊዜ አጸዳለሁ ይህ የጽዳት ጊዜ ለኔ ደስታ ይፈጥርልኛል። ምክንያቱም ቤቴ ጽዱ ሲሆን ሁሉም ነገር ለአእምሮዬ ይዝናናል ደስም ይለዋል። ስለዚህ ቤቴ በሳምንት ለሶስት ጊዜ አጸዳለሁ።

ታሪክ መንገር እጅግ በጣም እወዳለሁ ምክንያቱም ሰዎችን ታሪክን በመንገር ብቻ ደስ ማሰኘት ትችላለህ። ሰዎች ታሪክ ለመስማት ያላቸው ጉጉት ከፍተኛ ስለሆነ ታሪክን በመንገር ደስታቸው እንዲፈጠርላቸው መድረግ እችላለሁ።

እህል መፍጨት አውቃለሁ ምክንያቱ እናቴ እህል መፍጨት ስለምትችል እሷ እንዴት እንደምትፈጨው እያየሁኝ ነው ያደኩት ምክንያቱም እጅግ በጣም ቀላል ስለሆነ ነው። ስለዚህ እህል መፍጨት በደንብ አድርጌ አውቀዋለሁ።

ከጎረቤቴ ጋር እጅግ በጣም ጥሩ የሆነ ግንኙነት አለኝ። ምክንያቱ እኔ በቀላሉ ከሰው ጋር የምግባባና ደስተኛ መድረግን የምችል ስለሆነ። ከጎረቤቴ ጋር እጅግ በጣም አስደሳችና ደስ የሚል ግንኙነት አለኝ።

ወደ ስራ ሁል ጊዜ በሰአቴ እደርሳለሁ ምክንያቱም በስራ ሰዓት ቀልድ የሚባል ነገር ስለማላውቅ ሁልጊዜ በሰዓትን መድረስ እሻለሁ። ይህ ለኔ እጅግ በጣም ደስታና ሃሴት የሚፈጥርልኝ ነገር ነው። ስለዚህ በሰአትን መድረስ እወዳለሁ።

ከቤቴ ወደ ስራዬ ሃያ አምስት ኪሎ ሜትር ነው። ይህ እርቀት ከስራዬ ስመለስ እንቅፋት ይሆንብኛል። ምክንያቱም ከስራዬ ወደ ቤት ያለው እርቀት እጅግ በጣም ከፍተኛ ስለሆነ ነው።

አቧራ እጅግ በጣም ችግር ይፈጥርብኛል፤ ምክንያቱም አንዳንድ ጊዜ በእግሬ ስጓዝ አቧራ በሚያገኘኝ ጊዜ ለተለያዩ ህመም ያጋልጥኛል። ይህ ነገር ሰዎች እንዳያጋጥማቸው ከአቧራ መጠንቀቅ አለባቸው።

በምን ትመገባለህ የሚለው ጥያቄ? እጅግ ወሳኝና ደስ የሚል ነው። እኔ በሳህን እመገባለሁ። ምክንያቱም ምግብን ለመመገብ ሳህን እጅግ አስፈላጊ ስለሆነ ነው። ሰዎች በሳህን እንዲመገቡ ልመክራቸው እፈልጋለሁ።

ምን አይነት የሙቀት መጠን ትመርጣለህ የሚለው ጥያቄ እጅግ አስፈላጊ ጥያቄ ነው? ምክንያቱም ይህ የንብረት አየር ተመጣጣኝ መሆን እንዳለበት ይሰማኛል። በጣም ሙቀት ያለበት ሁኔታ ሲሆን እኔ ሰውነቴ ይጨነቃል ስለዚህ በጣም ሙቀት አልፈልግም።

በስራ ላይ እጅግ ብዙ ችግሮችን እፈታለሁ። ምክንያቱም አንድ ሰው ችግር የማይፈታ ከሆነ ከባድ ሰው ነው ማለት ነው። እኔ ግን በቀላሉ ያለኝን አቅም ተጠቅሜ ያሉትን ሁሉም ችግሮችን ለይቼ በቀላሉ ችግሮችን መፍታት እችላለሁ።

ማዕድን አልጠቀምም ምክንያቱም እኛ አካባቢ ማዕድን በጣም ውድ ነው። አንዳንድ ሰዎች በቀላሉ የሚያገኙ ቢኖሩም አንዳንድ ሰዎች ግን ማዕድን ለማግኘት በጣም እንቸገራለን ምክንያቱም በጣም ውድና የማይገኝ ስለሆነ ነው።

በሰአቴ የምደርስ ሰው ነኝ። ምክንያቱም ስራ ቦታ ላይ ለመድረስ ግድን በሰአቴ መድረስ አለብኝ ከዚህ ካለፈ ግን ወዳልተፈለገ ግጭት ስለምገባ ከአለቃዬ ጋር ሰላም ለመሆን ስል በሰአቴ እደርሳለሁ።

ብዙ የቤት እቃዎችን እጠቀማለሁ እኔ ወንደ ላጤ ስለሆንኩኝ በቤቴ ላይ ያሉ እንደ ሶፋ እንደ አርማዲዮ እና የተለያዩ እቃዎችን እጠቀማለሁ እነዚህ የቤት እቃዎች ለኔ እጅግ በጣም ወሳኝ ወሳኝ ናቸው።

መዘመር እጅግ በጣም እወዳለሁ። አንዳንድ ጊዜ ሲደብረኝ መዝሙርን በተቻለኝ አቅም ለመዘመር እወዳለሁ። እናም የተለያዩ የተዘመሩ መዝሙሮችን በመስማት ጊዜዬን ማሳለፍ እጅግ በጣም ደስታን ይፈጥርልኛል።

በእግሬ ከሶስት ኪሎ ሜትር በላይ መጓዝ እችላለሁ ይህ ልምድ ያካበትኩት ከልጅነቴ ጀምሮ ከቤተሰብ ጋር በእግሬ እንቀሳቀስ ስለነበር ነው። ይህ ለጤንነት ሲባል ሰዎች እንዲጠቀሙበት መምከር እፈልጋለሁ።

ዳቦ መብሰል በጣም እችላለው ምክንያቱ ዳቦ ማብሰል እጅግ ቀላል ነው። ሰዎችን ዳቦ ሲያበስሉ ማየት እፈልግ ስለነበር ከልጅነቴ ጀምሮ ዳቦ መብሰል ቀለል አድርጌ ነው ያደግኩት። ይህ ለኔ እጅግ በጣም ቀለድ ነው።

የስራ ቦታዬ ደህንነቱ እጅግ በጣም ደስ የሚልና ደህንነቱ የተጠበቀ ነው። ሰዎች ሰላም እንዲሰማቸው የሚያስችል ሁኔታ ያለበት ቦታ ነው። የስራ ቦታችን ሰዎች እጅግ በጣም የሚወዱት እና ሰላም የሚሰማቸው ነው።

ማህበራዊ ሚዲያ በመጠኑ እጠቀማለሁ። የተለያዩ መረጃዎች ለማግኘት እና ሰላም እንደሚሰማኝ ስፈልግ ወደ ማህበራዊ ሚዲያ በመግባት የተለያዩ መዝናኛዎችን በማየት ሊሆን ይችላል። አንዳንድ ጊዜም ከቤተሰብ ጋር ለመገናኘት እጠቀምበታለሁ።

የጫማዬ ቁጥር አርባ ሁለት ነው። አዲስ የገዛሁት ጫማ ቁጥሩ አርባ ሁለት ሲሆን በጣም ይረዝምብኛል። ይህ ማለት አርባ አንድ ቁጥር ለኔ ተገቢ ስለነበር ነው። አርባ ሁለት ለኔ በጣም ይሰፋኛል ማለት ነው። ስለዚህ አሁን አርባ ሁለት ነው።

የድርጅት ዝግጅቶችን እሳተፋለሁ ምክንያቱም በስራ ምክንያት ሊሆን ይችላል በተለያዩ አጋጣሚዎች ወደ የድርጅት ዝግጅቶችን እታደማለሁ እናም እዛ ታድሜ የተለያዩ ነገሮችን አስተላልፋለሁ። ሰዎች እንደዛ እንዲያደርጉም እመክራለሁ።

አይስክሬም እጅግ በጣም እወዳለሁ ሰዎች በጣም የሚወዱት ነገር ቢኖር አይስክሬም ነው እኔ ደግሞ በተለየ ሁኔታ እወደዋለሁ። እናም ለቤተሰብ ልሆን ይችላል፣ ለእህቴ፣ ለወንድሜ በተለያዩ አጋጣሚዎች አይስከሬም እንዲገዙልኝ እነግራቸዋለው።

የትኛውን ወቅት ትወዳለህ? የሚል ጥያቄ እጅግ በጣም አስፈላጊ ጥያቄ ነው። እኔ የምወደው ወቅት በጋ ነው። በበጋ በጣም ብዙ ትውስታዎች ስላሉኝ በጋ ወቅት ከተለዩ ሁሉ የምመርጠው የወቅት አይነት ነው።

ውሃ ማምጣት አውቃለሁ ምክንያቱም እኔ ወንደ ላጤ ስለሆንኩኝ ሁልጊዜ ውሃ ማመላለስና ማምጣት ስራዬ ነው። ስለዚህ እጅግ በጣም የሚያደክም ስራ ቢሆንም የእለት ተእለት ኖሮዬን ለማስካሄድ ሲባል ውሃ አመጣለሁ።

ፀጉሬን ሁል ጊዜ እንከባከባለሁ። ይህ በማድረጌም እጅግ በጣም ኩራት ይሰማኛል ፀጉርም መንከባከብም በእጅግ በጣም እወዳለሁ። ሰዎች ፀጉራቸው እንዲከባከቡም በተቻለኝ አቅም እመክራቸዋለሁ። ምክንያቱም ፀጉር በደንብ አድርገን መንከባከብ ይኖርብናል።

እኔ ሁለት ብርድ ልብስ እጠቀማለሁ ያለሁበት ቦታ እጅግ በጣም ንፋስ ስላለና ብርድ ስለሚኖር ሁልጊዜ ሁለት ብርድ ልብስ እጠቀማለሁ። ብርድ ልብስ ከተለያዩ ብርዶች ስለሚከላከልልን እጅግ በጣም እወዳለሁ።

በእጅ የሚሰራ ስራ እጅግ በጣም እወዳለሁ ምክንያቱም እጃችን መንቀሳቀስ ስላለበት ነው። ከቴክኖሎጂ አንፃር ሌሎች መጠቀም እጅግ አስፈላጊ ቢሆንም እጃችን እንዲንቀሳቀስና ሁልጊዜ ደስ የሚል ጊዜ እንድናሳልፍ በእጃችን መስራት ይኖርብናል።

አዲስ አመት የተለያዩ ነገሮችን በማድረግ አከብራለሁ ሰዎች አዲስ አመት ሲገባ አዲስ የሆኑ ነገሮችን ማድረግ ይፈለጋሉ። እኔም በበኩሌን ሁሉ ግዜ አዲስ አመት ሲገባ ብዙ ነገሮችን አደርጋለው። አስተሳሰቤን እንዲቀየር ሁል ግዜ እጥራለው።

በመታጠቢያ ውስጥ መዘመር አልፈልግም ምክንያት ምክንያቱም መዝሙር ክብር ስላለውና መዘመር ያለበት ቦታ በቤተክርስቲያንና በሃይማኖታዊ ቦታዎች መሆን ስላለበት በመታጠቢያ ቤት ውስጥ መዘመር እኔ አልፈልግም። ደስታም አይሰጠኝም።

ግጭቶችን ማስተካከል በጣም እችላለሁ ምክንያቱም በስራ ቦታ ከብዙ ሰው ጋር ንትርክና ጭቅጭቅ ሊኖር ይችላል እነዚህ ግጭቶችን እንዴት መፍታት አለብን የሚለውን ነገር በማሰላሰል ነገሮችን ማስተካከል እጅግ በጣም እችላለሁ።

ጺም ማቆየት አልወድም። ጺሜ በጣም ሲበቁርና ረጅም ሲሆን መቁረጥን እመርጣለሁ። ምክንያቱም ጺሜ ከሶስት ወር በላይ ከቆየ እጅግ በጣም ትልቅ ስለሚሆን መልኩ እጅግ በጣም ደስ አይልም። ስለዚህ አላቆይም።

በመስመር ላይ ገዢ ነኝ ምክንያቱም ሰዎች በመስመር ላይ ገዢ መሆን እንዳለባቸው ይሰማኛል። ሰዎች በመስመር ላይ ገዢ ሲሆኑ እጅግ የፈጣን የሆኑ የመግዛትና የመሸጥ ሁኔታዎችን ይፈጸማሉ። ስለዚህ እኔ በመስመር ላይ ገዢ ነኝ።

የምወደው ፍራፍሬ ብርቱኳን ነው። ብርቱኳን እጅግ በጣም ጣፋጭ ተወዳጅ እናም የተለያዩን ንጥረ ነገሮችን ያሉት ፍራፍሬ ስለሆነ እጅግ በጣም እወደዋለሁ። ሰወችም እንድህ አይነት ፍራፍሬ እንዲመገቡት እኔ እመክራለሁ።

ማደንዘዝ እኔ አልበድም። ምክንያቱም ስደነዝዝ ብዙ ያልተፈለጉ ነገሮችን ስለማደርግ ይህ መደንዘዝ እኔ አልወደውም። ሰዎች የተለያዩ ነገሮችን ለማድረግ ማደንዣዣን ይጠቀማሉ። እኔ ግን ይህ ነገር አልደግፈውም።

የቀን መቁጠሪያ ሁልጊዜ እጠቀማለሁ። የተለያዩ ቀጠሮዎችን ሊኖሪን ስለሚችሉ የቀን መቁጠሪያን በማየት የቀጠሮየ ሰዓት በተለያዩ ጊዜዎች እንዳይጠፉብኝ ስል የቀን መቁጠሪያየን እጠቀማለሁ። አንዳንድ ሰዎች እንዲጠቀሙት ምክሬን እሰጣለሁ።

ቀርከሃ በአካባቢያችን እጅግ በጣም ብዙ የሚያድግ ተክል ነው። ስለዚህ ሰዎች በአካባቢያችን ቀርክሃ ለመግዛት ይመጣሉ ከተለያዩ አካባቢዎች የሚመጡ ሰዎች ቀርከሃ በመሻት የሚተዳደሩ ሰዎችን ያግዛቸዋል። ስለዚህ ቀርቀሃ በአካባቢያችን ብዙ ያድጋል።

ጫጫታ ታገኝበት ትችላለህ የሚለው ጥያቄ? ግልጽ አይደለም ምክንያቱም ጫጫታ ያለበት ቦታ ትገኛለህ ወይ ከሆነ እኔ ጫጫታን አልፈልግም። ስለዚህ ጥያቄው ግልጽ መሆን አለበት የሚል ጥያቄ አለኝ። ስለዚህ ጫጫታ ላይ መገኘት አልፈልግም።

ማቅረቢያ ማድረግ እጅግ በጣም እችላለሁ። ምክንያቱም ሰዎች እንዲቀራረቡ በማድረግ ሙያ ስለምትተዳደር ማቅረቢያ ማድረግ እችላለሁ። ሰዎችህ እንዲወዱህና ወደ አንተ እንዲቀርቡ የሚያደርግ ስራ መስራት እጅግ በጣም ይቀለኛል።

ማሰላሰል አደርጋለሁ ምክንያቱም ማሰላሰል ማድረግ እጅግ በጣም አስፈላጊ ነው። ለሆነ ነገር በትዕግስትና በደንብ በማሰላሰል ነገሮችን እጅግ ውጤታማ እንዲሆኑ መድረግ እንችላለን። ስለዚህ መሰላሰል እጅግ በጣም አስፈላጊ ነው።

የመንገዴን ስም በጣም አውቀዋለሁ ሁል ጊዜ ስለምመላለስበት እና ሰፈሬ ስለሆነ የመንገዱን ስም አውቀዋለሁ። ለምሳሌ እኔ ባለሁበት አካባቢ ጎደና ኢያሱ የሚባል ቦታ አለ። ይህ ቦታ ሁሉም ሰው የሚያውቀው መንገድ ነው።